ጠዋት በስራዬ ቦታዬ ላይ በጠዋት በመገኘት መጀመሪያ ያው ፊርማ ፈርሜ እገባለሁ። ከዛ በኋላ ለቀን የምሰራቸውን የስራ ሂደቶች እነሱን ስኬጁዋል አድርጌ በእያንዳንዱ ስኬጁዋል መሰረት ለመጓዝ ራሴን አዘጋጃለሁ። ከዛ በኋላ ከዛ ያው ጸሎት አደርጋለሁ።

ከአማርኛ ቀጥሎ በህይወት አጋጣሚ በተወሰነ እንግሊዘኛ ጥሩ እንግሊዘኛ ከሚናገር ውስጥ ነኝ። በጣም እጅግ በጣም ጥሩ ባይሆንም መካከለኛ ከዛ በኋላ አረብኛ። እና ሶስት ቋንቋ እችላለሁ ብዬ እገምታለሁ። ራሴን ሶስት ቋንቋ

አዎ ባህል የልብስ አዎ እንደ ኦርቶዶክስነቴ ብዙ ጊዜ የሃይማኖት በዓላት ስለሚበዙ በዛ ወቅት ላይ ባህላዊ ልብሶችን መልበስ በጣም ያስደስተኛል እለብሳለሁ በሚገባ። ያም አንድም የባህላችን የማንነታችን መለያ እስከሆነ ድረስ ባንዲራችን የባህል ልብሳችን ራሱ

የስራ ግምገማ በምንግዜም ይደረጋል። ምክንያቱም ወራይህም ይሁን በመንፈቅ በየሶስት ወሩ የስራ ግምገማ አለ። ውጤቶችን ለመ ለማየት ጥራቱን የስራው ጥራት የስራው ድክመቱን ቼክ ለማድረግ ስራ መገማገም የግድ ነው። አዎ እገመገማለሁ። የግድ ነው።

አዎ ብዙ ጊዜ ልምድ የለኝም ግን በጭንቅላቴ ይዤ ሳልረሳ ነገሮችን የመግዛት ልምድ ነው ያለኝ አንዳንዴ ሲበዛ ሰፋ ያለ ነገር ለመግዛት ከወጣሁኝ በዝርዝር እይዛለሁ በዝርዝሩ መሰረት ቼክ እያደረኩኝ እገዛለሁ። እና እጠቀማለሁ በሚገባ እጠቀማለሁ ጠቃሚ ነውና

ያው የማስታወሰው ልዩ በዓል ብዙ ጊዜ ወደ አዲሱ አመት አካባቢ ወደ ክረምቱ መግቢያ ላይ ያለነው አዲሱ አመት ወደ ቡሄ አከባቢ ነው። እሱም ወደ እሱ ሊቃረብ ሲል በጣም የምወዳትና የማፍቅራት ልጅ በበረሃ መሞቷን የሰማሁበት ጊዜ ስለሆነ አዎ ቡሄ በዓልን አስታውሳለሁ።

አዎ ሁሌም ያው በ ለስራ የማርፈድ ችግር ስላለብኝ ከሁለት ሰዓት በፊት እንድነቃ እና ተበራታትቼ ወደ ስራ እንድሄድ። ምን ጊዜም አላርም እሞላለሁ። ከዛ በኋላ በዛ መንገድ ከሁለት ሰዓት ቅድሜ ተነስቼ አላርሜን ሞልቼ ወደ ስራ እሄዳለሁ እጠቀማለሁ።

በሚገባ በተለይ ከፍቅረኛየ የፍቅር ጊዜ በማሳልፍበት ጊዜ ሻማ የሻማ እራትን መጠቀም በጣም ያስደስተኛል የሻማ ብርሃን በጣም ደስ የሚል የፍቅር ስሜትን ይፈጥራል። በእኔ በኩል እና አወ እጠቀማለሁ በሚገባ እወዳለሁ።

አዎ በጣም እችላለሁ ሳት ማንደድ በጣም እችላለሁ። እናቴ በጥሩ ሁኔታ ስላሳደገችኝ ምንም ነገር እንዳውቃ እንዳውቅ አድርጋ ነው ያሳደገችኝ። ስደት ደግሞ ብዙ አስተምሮኛል በሚገባ እሳት ማንደድ እችላለሁ። እሳት ማንደድ እችላለሁ አዎ በሚገባ